የድርጅት ዝግጅቶችን ተሳትፈህ ታውቃለህ ወይ ለሚለው ጥያቄ? አዎ የተለያዩ የድርጅት ዝግጅቶችን ተሳትፊ አውቃለሁ እና እነዛ ዝግጅቶችን ውጤታማ ነበሩ። ብዙን ጊዜ የተናየ ድርጅቶች ላይ። ተሳትፎ ስለምትሳተፍ አዎ ድርጅቶች ላይ ተሳትፌ አውቃለሁ ዝግጅታቸው ላይ ማለት ነው። እና እነዛ ዝግጅቶች ላይ መሳተፍ ብዙ ትምህርት ይሰጣል እውቀት ይሰጣል። ከነሱ ሰዎች ጋር የመገናኘት እድልን ይፈጥራል። ስለዚህ ድርጅት ዝግጅቶች ላይ ተሳትፌ አውቃለሁ ብዙን ጊዜ። እና እሳተፋለሁ ብዙን ጊዜ ማለት ነው ስለዚህ የድርጅት ዝግጅቶችን ተሳትፈህ? ታውቃለህ ወይም ደግሞ ወይም ደግሞ ትሳተፋለህ ወይ የሚለው ጥያቄ? አዎ እሳተፋለሁ የሚለውን መልሴ ማለት ነው። እና በተለያዩ ድርጅት ዝግጅቶች ላይ እሳተፋለሁ ጥሪም ተደርጎልኝ ጥሪም ሳይደረግልኝ በፈቃደኝነት ሄጄ የመሳተፍ ልምዱ አለኝ። እና የድርጅት ዝግጅቶችን እሳተፋለሁ ወይ ለሚለው ጥያቄ? አዎ የድርጅት ዝግጅቶችን እሳተፋለሁ የሚለው የሆናል ማለት ነው የኔ መልስ

የምወደው ምግብ እኔ ብዙውን ጊዜ ስጋና እንቁላል የመሳሰሉ ነገሮችን ምክንያቱም ያው እነዚህን መመገብ በጣም እወዳለሁ ለምን እንደሆነ አላውቅም። እና አንደኛ ገምቢ ናቸው ሰውነትን እና በሽታም ይከላከላሉ ብዬ አስባለሁ። ተሳስቼ ከሆነ አላውቅም። ብቻ ኢቭን ቢመቸኝና ባገኝ ሁልጊዜ እነዚህን ምግቦች ማለትም ስጋና ወተት እንዲሁም እንቁላል እነዚህ ነገሮች ብመገብ ደስ ይለኛል። እና የምወደው ምግብ ምንድነው? ለሚለው ጥያቄ ስጋ እና እንቁላል የሚለው ይሆናል የኔ መልስ ማለት ነው

እንደገና ጥቅም ላይ መዋል ታደርጋለህ ወይ ለሚለው ጥያቄ? አዎ እንደገና ጥቅም ላይ መዋል በጣም ደስ ይለኛል እና ብዙም ጊዜ አንዳንድ የተጠቀምኳቸውን ነገሮች። እንደገና ጥቅም ላይ መዋል የሚችሉ ከሆነ እንደገና ጥቅም ላይ አደርጋቸዋለሁ ማለት አውላቸዋለሁ ማለት ነው። እና እንደ አጠቃላይ እንደገና ጥቅም ላይ ማዋል ታደርጋለህ ወይ ለሚለው ጥያቄ? የኔ መልስ የሚሆነው አዎ እንደ አጠቃላይ እንደገና ጥቅም ማዋል አደርጋለሁ ነው።

ፎቶ ማንሳት ትወዳለህ ወይ የሚለው ጥያቄ? አዎ የኔ መልስ የሚሆነው ፎቶ ማንሳት በጣም እወዳለሁ። እንደውም የተለያዩ ነገሮችን እንደ መረጃ እድርጌ የማስቀምጠው ፎቶ በማንሳት ነው። እና ፎቶ ማንሳት በጣም እወዳለሁ ማለት ነው። ስልኬ ደግሞ አሁን የምጠቀማት ጋላክሲ ሳምሰንግ ኤ ዜሮ ፎር ስለሆነች ያው በቂ የሆነ ጥሩ ነው የሚባል ፎቶ ማንሻ ካሜራ አላት። ስለዚህ በዛች ስልክ ፎቶ አነሳለሁ ብዙም ጊዜ ማለት ነው

የስራ ምግባሬን አከብራለሁ። ምክንያቱም የስራ ምግባርን ማክበር አንድ ሰው በሚሰራው ስራ ላይ ግዴታ ነው እና ስለዚህ የስራ ምግባሬን አወ በደንብ አርጌ አከብራለሁ የስራ ምግባሩን የማያከብር ሰው ሰራተኛ አይባልም ወይም ደግሞ ሰራም ስለማይባል የስራ ማክበር የስራ ምግባርን ማክበር ግዴታ ነው ስለዚህ የስራ ምግባህርን ታከብራለህ? የሚለው ጥያቄ የኔ የምልስ የሚሆነው አዎ አከብራለሁ የሚለው ነው